የሸክላ እቃዎችን ትጠቀማለህ አሁን የሸክላ እቃዎችን ትጠ ተጠቃሚ ነኝ። ለተለያዩ ነገሮችን የሸክላ እቃዎችን እጠቀማለሁ ለምሳሌ ቤት ውስጥ ምግብ ለማብሰል በሸክላ አበስላለሁ ማለት ነው። በሸክላ የማበስልባቸው የምግብ አይነቶችም ሽሮ ሽሮ በሸክላ ሲበስል በደንብ ተንተክትኮ በሸክላ ሲበስል በጣም ስለሚጣፍጥ በሸክላ ሽሮ ለመስራት እጠቀማለሁ። ከዚህም በተጨማሪም ቡና ለማፍላት ሸክላ እጠቀማለሁ። ማለትም ከሸክላ የሚሰራ የቡና ማፊያ እቃዎች ውስጥ አንዱ ጀበና ነው። ጀበና ደግሞ የሚሰራው በሸክላ ነው። እና ሸክላ ለቡና ማፊያነት እጠቀማለሁ እናም በሽክላ ቡና ማፍላት ማለትም በጀበና ቡና ማፍላት ደግሞ በጣም ጠቀሜታ አለው። ቡናውን በጣም ጥሙ ጣዕም እና መዓዛ እንዲኖረው ያደርገዋል

ቃልህን ትጠብቃለህ? አዎ እኔ ቃሌን እጠብቃለሁ ቃሌን የምጠብቅበት ምክንያትም ለቃል ትልቅ ባልዊ አለኝ ቃል ማለት ለሰዎች የምንሰጠው እምነት ነው። የራሳችን ለዚያ ሰው የሆነ ነገር እንደምናደርግ ወይም ያን ነገር እንደምንፈጽም ወይም ደግሞ የሆነ ነገር ሚስጥር ነግሮን ያ ሰው ያን ነገር ልን ለሌላ ሰው ለንናገር ቃል ቃል ልንገባለት እንችላለን። እናም ያንን በምገባበት ጊዜም ያንን ነገር አከብራለሁ ማለት ነው። ቃሌን ማክበሬ ደግሞ አንደኛ በሃይማኖትም ቃልህን ቃልን አለማጠፍ ትልቅ ዋጋ ያለው ነገር እና ለራሴም ሆነ ለቃሉን ቃሌን ለምጠብቅለት ሰው ጥሩ ነገር ስለሆነ ቃሌን አከብራለሁ።

ጾም ትጾማለህ አዎ እኔ ጾም እጾማለሁ የተለያዩ አይነት ጾሞች አሉ በየሃይማኖታችን እኔም በየሃይማኖቴ የኦርቶዶክስ ሃይማኖት ተከታይ ነኝ እናም በሃይማኖቴ የተለያዩ ጾሞችን እጾማለሁ ማለት ነው ጾም መጾም የተለያዩ ጥቅሞች አሉት። ለራሴ ብዙ ጥቅም አለው ወደ ወደ ሃይማኖቴና ወደ ፈጣሪዬ እንድቀርብ እያደርገኛል። ከዚህም በተጨማሪ ጾም መጾም አንደኛ በሃይማኖታችን በጣም የሚበረታታ ነገር ነው። ሃይማኖታችን እንደምናከብርና ፈጣሪያችን እንደምንሰማና የሰራነውን ሀጥያት ሀጥያትም ስለሚያቀልልን ጾም ጾም በደንብ እጾማለሁ።

ባዶ እግር መራመድ ታውቃለህ? አይ እኔ ባዶ እግር መራመድ አላውቅም። ምክንያቱም ባዶ እግሬን በማልራመድበት ምክንያት ደግሞ አንደኛ ባዶ እግር መራመድ ብዙ አይነት ጉዳቶች አሉት። ከጉዳቶቹ ውስጥ አንደኛ እግራችንን እንድንታመም ያደርጋል። ከዚህም በተጨማሪ ባዶ እግር መራመድ ለተለያዩ በሽታዎች ያጋልጣል። ባዶ እግራችን በምንጓዝበት ጊዜ የተለያዩ ስለታ ስለቶች ሊወጉን ስለሚችል በባዶ እግሬ አልጓዝም።

በእግርም ምን ያህል እርቀት መሄድ ትችላለህ? እኔ በእግሬ ብዙ እርቀት አንድ ኪሎ ሜትር በእግሬ መሄድ እችላለሁ። ይህንን የማደርግበት ጊዜ የማደርገው በአብዛኛው ጊዜ ወደ አስራ አንድ ሰዓት አካባቢ ማለትም ከቀኑ አስራ አንድ ሰዓት አካባቢ ፀሀይ በረድ ሲል በእግሬ አንድ ኪሎ ሜትር ያህል እጓዛለሁ ማለት ነው። ይህንንም የማደርግበት ጊዜ አንደኛ ጭንቅላቴን ለማዝናናት ፈታ ለማድረግ እና በሚደብረኝ ጊዜ ፀሀይም ስለማይኖር በዛ ሰዓት አንድ ኪሎ ሜትር ያህል ጉዞ አደርጋለሁ ለጤናዬም ጥሩ ነው ጉዞ ማድረግ። እናም በዛ ያንን ያህል ጊዜ አደርጋለሁ ማለት ነው

የሞባይል ዳታ ትጠቀማለህ? አዎ እኔ የሞባይል ዳታ ተጠቃሚ ነኝ ለተለያዩ ነገሮች የሞባይል ዳታ ተ ገዝቼ እጠቀማለሁ የተለያዩ ፊልሞችን ዩቲዩብ ጋር ለማየት እንዲሁም ፊልሞችን ለማየት እና የተለያዩ ፌስቡኮችን ለመጠቀም እና የተለያዩ ቪዲዮዎችን ለማየት ዳታ እየገዛሁ እጠቀማለሁ ማለት ነው። ዳታም የምገዛበት ይህ ምክንያት ዋይፋይ ከመ ለመትከል በጣም ከባድ እና ለመክፈል የመጀመሪያ ክፍያው ከባድ ስለሆነ ዋይፋዬ ከማስገባት ይልቅ ዳታ ተጠቃሚ ነኝ ማለት ነው

ከስራ ባልደረቦች ጋር ጥሩ ግንኙነት አለ? አዎ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ ከስራ ባልደረቦቼ ጋር በጣም የእህትና የወንድምነት ግንኙነት አለን የተለያየ ችግር በሚያጋጥመኝ ጊዜ እቁብ እድር በመግባት ችግሮችን እንትን እንላለን። እንዲሁም በበዓላት ጊዜ አንድ ላይ እናሳልፋለን። እንዲሁም የሆነ ከስራ ባልደረቦቼ ጋር አሁን እኔ የሆነ ነገር ችግር ደርሶብኝ ብቀር የኔን ቦታ ይሸፍኑልኛል እነሱም የሆነ ችግር ደርሶባቸው ቢቀሩ እነሱም ቦታ ሸፍኜ ስራውን እሰራለሁ ማለት ነው። በዚህም የተነሳ በጣም ደስ ሚል ግንኙነት ነው ያለን። የለኝ ማለት ነው። ከስራ ባልደረቦቼ ጋ

ስለ? ፀጉሬ ተንከባክበህ ትወደዋለህ አዎ እኔ ፀጉሬን በጣም እወደዋለሁ እንከባከበዋለሁ ሴት ከ በመሆኔም አንፃር ፀጉሬን በተለያየ መንገድ እንከባከበዋለሁ ማለት ነው። ምክንያቱም ፀጉሬን የማይጎዱ ነገሮችን አደርጋለሁ። ሻምፖ ኮንዲሽነር እጠቀማለሁ ከዚህም በተጨማሪ ለፀጉሬ የሚስማማኝን ቅባት። በመጠቀም ፀጉሬን እንከባከበዋለሁ ማለት ነው። እንዲሁም ፀጉሬን ቶሎ ቶሎ እየታጠብኩ የተለያዩ የፀጉር ትሪትመንቶችን እቀባለሁ እንዲሁም ፀጉሬን ቅቤ በመቀባት እንከባከበዋለሁ። ማለት ነው ቅቤ መቀባት ለፀጉሬ በጣም ይጠቅማል። ፀጉሬ እንዲረዝም እና እንዲለሰልስልኝ ስለሚያ ስለሚያደርግልኝ። ፀጉሬን ቅቤ እቀባለሁ። ቢያንስ በየሁለት ሳምንቱ እየተቀባው ፀጉሬን እንዲለሰልስ አደርጋለሁ። ከዚህም በተጨማሪም ለፀጉሬ የሚስማማኝን ቅባት እኔ ምጠቀመው ቅባት ለምሳሌ አፍሮ ሐርዝ ነው። አፍሮ ሃርዝ ለፀጉሬ በጣም ተስማሚና ፀጉሬ እንዲለሰልስና እንዲረዝም ስለሚያደርግልኝ አፍሮ ሀርዝ ቅባትም እጠቀማለሁ። ከዚህም በተጨማሪ የተለያዩ የትረትመንቶችን እየተጠቀምኩ ፀጉሬን እንከባከበዋለን

ማር ትወዳለህ አዎ እኔ ማር በጣም ነው የምወደው እናም የማር ተጠቃሚ ነኝ ማር በጣም ብዙ ጠቀሜታዎች አሉት አብዛኛውን ጊዜ። በዳቦ እያረኩ ቁርስ ሰዓት ላይ ዳቦ በማር እመገባለሁ ከዚህም በተጨማሪ ማር። በወተት ማር በወተት መጠጣት ያስደስተኛል ማር ለጤናችን በጣም ጠቃሚ በመሆኑ ማር አብዛኛውን ጊዜ እጠቀማለሁ። ከዚህም በተጨማሪ ማር ፊቴን በመቀባት እጠቀማለሁ ማለት ነው። ማር ፊትን መቀባት ደግሞ ብዙ ጥቅሞች አሉ ከጥቅሞቹ ውስጥ አንዱ ፊቴ እንዲለሰልስና ማድያቴ የማድያት እንዲጠፋ ስለሚያደርግልኝ። ፊቴ ላይ ማር እቀባለሁ እናም የማር ተጠቃሚ ነኝ።

ግጭቶችን ማስተካከል ትችላለህ አዎ ግጭቶችን ማስተካከል እችላለሁ የተለያዩ የግጭት መፍቻ መንገዶችን በመጠቀም ግጭቶች በሚያጋጥሙን ግዜ ግጭቶችን እፈታለሁ ማለት ነው። በ ከእኔ ሰዎች ጋር እኔ ግጭት በሚያጋጥመኝ ጊዜ። የእሱንም ሀሳብ በመስማትና ራሴንም በማዳመጥ። አብሮኝ የተጣለኝን ሰውም ግጭቴ ያጋጠመኝ ሰውንም ሀሳብ በመስማት። ግጭቱን ለመፍታት እና ሁለታችንም የሚያስማማ ሀሳብ ለማምጣት እሞክራለሁ። ከዚህም በተጨማሪም ሌሎች ሰዎችን ግጭቱን ለመፍታት ሶስተኛ ሶስተኛ ወገን በማስገባት ግጭቶችን ግጭቱን እንዲፈታና ግጭቶችን ፈተን ወደ ሰላማዊ መንገድ እንድንገባ አደርጋለሁ።

የምትወደው ፍራፍሬ ምንድነው? እኔ የምወደው ፍራፍሬ በጣም እወዳለሁ ከምወዳቸው ፍራፍሬዎች ውስጥ አንዱ ማንጎ ነው ማንጎ በጣም የምወደው ፍራፍሬ ነው። ለመብላትም በጣም ደስ የሚሄድና በጣም ጣፋጭ በመሆኑ የተነሳ ማንጎ መብላት በጣም ያስደስተኛል። ከዚህም በተጨማሪ ማንጎ ወቅት ወቅት አለ ወቅት አለው የራሱን የሚበቅልበት ወቅት አለው። እናም በዛ ወቅት እየገዛሁ እበላለሁ እናም በያ ነገር ያስደስተኛል ማለት ነው

አካባቢውን ይወዱታል? አዎ እኔ አካባቢዬን በጣም ነው የምወደው በአካባቢዬ ያሉትን ነገሮች ያስደስቱኛል ከአካባቢዬ ጋርም ሰላማዊ በመሆኑ የተነሳ አካባቢዬን እወደዋለሁ። ከአካባቢዬ ካሉ ሰዎች ጋር ጥሩ ግንኙነት ነው ያለኝ። እንዲሁም በአካባቢዬ ካሉት ሰዎች ጋር ጥሩ ግንኙነት አለኝ። እንዲሁም የተለያዩ ማህበራዊ ግንኙነቶች አሉን እድር እቁብ እድርና እቁብ አንድ ላይ እየጣልን ሰዎች በችግር ጊዜ እና በደስታ ጊዜ አንድ ላይ እናሳልፋለን። ከዚህም በተጨማሪ የሆነ ችግር በአካባቢው ብደርስ የራሱ የሆነ የራሱ የሆነ አካባቢውን አቋቁመን ያንን ሰው ለመርዳት እና ለማገዝ እንጠቀማለን። እንዲሁም በአካባቢያችን በቃ በጣም ደስ የሚል ነው የእህትና የወንድምነት ግንኙነት ነው ያለኝ አካባቢዎቹ ጋር በዚህም የተነሳ እዛ የምኖርበትን አካባቢ በጣም እወደዋለሁም ያስደስተኛል።

የምሳ እረፍቶ ምን ያህል ጊዜ ነው? የኔ የምሳ እረፍቴ ሰላሳ ደቂቃ ነው ሁሌም ምሳ ከበላው በኋላ ለሰላሳ ደቂቃ አርፍለሁ። ማለትም ምሳ ከበላው በኋላ ቡና ጠጣና በጣም ስለሚደክመኝ እና እረፍት ማድረግ ስለሚያስፈልገኝ ለሰላሳ ደቂቃ ያህል። እተኛለሁ ወይንም እረፍቴን ፊልም በማየት እና የተለያዩ ነገሮችን ተኝቼ በማድረግ በማሳለፍ የበላሁት ነገር ቢያንስ ትንሽ እንዲረጋጋ ያህል አርፋለሁ ማለት ነው። እንደዚህ በማድረግ

ሌሎችን ማስተማር ትችላለህ? አዎ እኔ ሌሎችንን ማስተማር እችላለሁ። ሌሎችን ሰዎች ማስተማር ያስደስተኛል። ምክንያቱም እኔ ከሌሎች ሰዎች የተሻ ማለት የተሻለ እውቀት ካለኝና እኔ ከእነሱ ትንሽ ከፍ ያልኩ ከሆንኩ እኔ የማውቀውን ነገር ለሌሎች ሰዎች ማስተማርና በማስረዳት የማውቀውን ነገር ሁሉ ሌሎች እንዲያውቁና እንዲማሩ ማድረግ ያስደስተኛል። በዚህም አንደኛ የራሴን እውቀት አዳብርበታለሁ እንዲሁም ሌሎች ሰዎችን እረዳበታለሁ ማለት ነው።

ልብስ በእጅ ታጥባለህ? አዎ እኔ ልብስ የማጥበው በእጄ ነው። በእጄ ልብስ ማጥበውም ያስደስተኛል። ይሄን የማደርግበት ምክንያትም በእጄ ልብስ ማጠብ በደንብ እንዲጣራ ያደርግልኛል። በማሽን በማጥበበት ጊዜ ማለትም ማሽኑ በደንብ ስለማያጥባቸውና አንደኛ እዚህ ሙሉ ልብሱ በደንብ ስለማይጠራ ከዚህም በተጨማሪ ደግሞ ለማጠብ የኤሌክትሪክ ሀይል ስለሚያስፈልግ በማሽን ለማጠብ ወጪን ለመቆጠብ በእጄ አጥባለሁ ማለት ነው። እና በእጄ ልብስ ማጠብ በጣም ያስደስተኛል።

በእንጨት እሳት ማብሰል? በእንጨት እሳት ማብሰል ታውቃለህ አዎ እኔ በእንጨት እሳት ማብሰል አውቃለሁ አብዛኛውን ጊዜም የማበስለው በዛ ነው ምክንያቱም በኤሌክትሪክ ማብሰል አንደኛ ፈጣን ስለማያደርግልኝና በጣም ወጪ ስላለ የኤሌክትሪክ ወጪ ስላለና መብራቱ በጣም ብዙ ሰዓት ስለሚጠፋና ስለሚበራ ከኤሌክትሪክ ይልቅ በእሳት ማብሰል። ይመቸኛል እንዲሁም ማበስለውም በእሳት ነው ማለት ነው። በእሳት ማብሰል ብዙ ጥቅሞች አሉት አንደኛው ወጪን ይቆጥባል። ከዚህም በተጨማሪ በፍጥነት ያንን ነገር ቶሎ ለማብሰል እና ቶሎ ለማዘጋጀት ያንን ነገር ስለሚጠቅመኝ በእንጨት አበስላለሁ እንዲሁም እንጨት በአካባቢያችን የሚገኙ እንጨቶችን በመሰባሰብ በቀላሉ በእንጨት ማብሰል በጣም ቀላል ስለሆነ በእንጨት አብዛኛውን ጊዜ የማበስለው በእንጨት ነው

ምን የቤት እቃዎችን ትጠቀማለህ? እኔ የአብዛኛው ጊዜ የቤት እቃዎቹን አብዛኛውን ጊዜ እጠቀማለሁ ለተለያዩ ለቤት አስፈላጊ የሆኑ ነገሮችን እጠቀማለሁ ለምሳሌ ቲቪ ቤት ውስጥ እጠቀማለሁ ቲቪ የተለያዩ ፕሮግራሞችን ለማየት ፊልም ለማየት። እንዲሁም የተለያዩ ሙዚቃዎችን ለመስማት እና የተለያዩ ዜናዎችን ለማየት እገለገልበታለሁ። እንዲሁም ከቤት እቃዎች ውስጥ ሶፋ እገለገላለሁ ሶፋ ለመቀመጥ እና ሌሎች ሰዎች ሲመጡም እንዲቀመጡበት ለመቀመጥ አገልግሎት ያገለግላል። እንዲሁም በቤቴ ውስጥ ጠረጴዛ እጠቀማለሁ ጠረጴዛ ደግሞ የሆነ ምግብ ለማስቀመጥ እና የተለያዩ እቃዎችን ለማስቀመጥ ያገለግለኛል። እንዲሁም የተለያዩ ሳህኖችን የምግብ መመገበያዎችን ብረድስቶችን የቡና ማፊያ የቡና ማፊያ ጀበናዎችን እንዲሁም የተለያዩ እቃዎችን እጠቀማለሁ። በቤቴ ውስጥ

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር ሶስት ነው። ሶስት በጣም ደስ የምትለኝ ቁጥር ነች። አብዛኛውን ጊዜም የሆነ ነገር እጣም ምናምን በሚወጣበት ጊዜም የምጠራት ቁጥር ሶስት ናት። እሷን የምጠራባት የምጠራት ምክንያት ደግሞ አንደኛ ሶስትን አብዛኛውን ጊዜ ስጠራ ያቺን ቁጥር ስለማገኛት እና እድለኛ እሆናለሁ ብዬ ስለማስብ ሶስት ቁጥር ለኔ የእድል ቁጥሬ ናት። እና አብዛኛውን ጊዜም የምወዳት ቁጥር ነች

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? እኔ አብዛኛውን ጊዜ ወደ መናፈሻ ምሄደው በሳምንት ቅዳሜና እሁድ ነው ቅዳሜና እሁድ መሄ የሚሄድበት ምክንያት ደግሞ ቅዳሜና እሁድ እንደሚታወቀው የእረፍት ጊዜ በመሆኑ ለኔም የእረፍት ቀኔ ስለሆነ ቅዳሜና እሁድ በጓደኞቼ ጋር ተሰባስቤ በመሄድ እዝናናበታለሁም እናም በጣም ደስ የሚለኝ ነገር ነው። ወደ መናፈሻ ሄጄ። ጓደኞቼ ጋር የተለያዩ ነገሮችን እንጫወታለን እናወራለን እንዲሁም የተለያዩ ነገሮችን እንመገባለን ማለት ነው። መናፈሻው ጋር ሆነን የተለያዩ አይስክሬሞችን ቸኮሌቶችን በመመገብ እ በጣም እንዝናናለን እንደሰታለን እንጫወታለን ማለት ነው። እናም ቅዳሜና እሁድ በሳምንት ሁለቴ እሄዳለሁ። ወደ መናፈሻ ጓደኞቼ ጋ

ሾርባ ትወዳለህ? አዎ እኔ በጣም እወዳለሁ ሾርባ የምወደው ነገር ውስጥ አንዱ ነው ሾርባ መጠጣት በጣም ያስደስተኛል። ከምግብ በፊት። ሾርባ መጠጣት ያስደስተኛል ምክንያቱም የምግብ ፍላጎቴን ስለሚከፍትልኝ። አብዛኛውን ጊዜም ሬስቶራንቶች ጋር ምናምን በምሄድበት ጊዜ አይነት ምግብ ስና ዝ መጀመሪያ ቀድሞ ሾርባ ስለሚመጣልን ሾርባ ከጠጣው በኋላ ነው አይነቱን መብላቱን የምጀምረው። እናም በዛ የተነሳ አብዛኛውን ጊዜ አይነት አዝዤ ነው የምበላው ሾርባ ለመጠጣት ስለምፈልግና ደስ ስለሚለኝ ማለት ነው። እንዲሁም ሾርባ መጠጣት በጣም የምወደው ነገር ነው። እንዲሁም ለጤናም በጣም ተስማሚ ነገር ነው።

ምን አይነት ሳሙና ትጠቀማለህ? እኔ የምጠቀመው የሳሙና አይነት ዱሩ ነው ዱሩ አብዛኛውን ጊዜ ብዙ ጊዜ የምጠቀመው የሳሙና አይነት ነው። ምክንያቱም ዱሩ በጣም ለሰውነቴ በጣም ስለሚስማማኝ እና ሰውነቴን በጣም ጥሩ ሽታና መዓዛ ስላለው ለሰውነቴ ተስማሚ ስለሆነ ዱሩን ሳሙና እጠቀማለሁ እንዲሁም ለፊቴና ለፀጉሬ እጠቀምበታለሁኝ። ለፊቴ የምጠቀምበት ምክንያት ማድያት ምናምን ስለሚያጠፋና ፊቴ ላይ ቡጉሮችን እንዲጠፉ ስለሚያደርግልኝ ዱሮን ሳሙና አብዛኛውን ጊዜ እጠቀማለሁ። እንዲሁም ለፀጉሬ ደግሞ ፀጉሬ እንዲሰል እንዲለሰልስልኝና ጥሩ ማዕዛና ሽታ እንዲኖረው ስለሚያደርግ ዱሩ ሳሙና ለኔ በጣም ተመራጭ ነው። ለብዙ አመታትም ዱሩ ሳሙና ስጠቀም ቆይቻለሁ አሁን የምጠቀመው ዱሩ ሳሙና ነው

የቤትህ ጣሪያ ምንን ነው? የተሰራ ነው የኔ የቤቴ ጣሪያ የተሰራው ከእንጨት ነው። ከእንጨት በደንብ የተሰራ ነው። ኮርኒሱ ደግሞ የተሰራው ከጅብሰም ነው። ጂብሰም ብዙ ጥቅሞች አሉት። በቃ ጂብሰም የሚሰራው ደግሞ አንደኛ በጣም ጥሩ ውበት እና ጥሩ ውበት እንዲ እንዲኖረው ቤቱ ያደርገዋል። ከዚህም በተጨማሪ መብራት መብራቱ በጣም እንዲያመርና ጎልቶ እንዲታይ ውበቱን ስለሚያደርገው በጣሪያው በጅብሰም ይሰራል። ማለት ነው

በዚህ ቅዳሜና እሁድ ምን ታደርጋለህ? እኔ በዚህ ቅዳሜና እሁድ የማደርገው ነገር ልብስ አጥባለሁ ብያለሁ በሙሉ ያሉኝን ልብሶች አጥባለሁ ምክንያቱም አሁን እኔ ምኖረው ያለሁት ግቢ ውስጥ ነው እናም ግቢ ፈተና ስለጨረስን አሁን ልብሶቼን በሙሉ አጣጥቤ ካደረኩ በኋላ ልብሶቼን አዘጋጅቼ ወደ ቤተሰቦቼ ጋር እሄዳለሁ ማለት ነው። ፈተናዬን ስለጨረስኩ ለእረፍት እሄድና ከዛ ለማሳለፍ ስላሰብኩ ልብሴን ቅዳሜና እሁድ አጣጥቤ ሙሉ ስራዬን ጨራርሼ ወደ ቤተሰቦቼ ጋር ነው መሄድ ያሰብኩት በዚህ ቅዳሜ እና እሁድ

ታሪክ መናገር ትወዳለህ? አዎ እኔ ታሪክ መናገር በጣም ነው የምወደው ለህፃናትም ታሪኮችን እናገራለሁ ይሄን በማድረጌም በጣም ያስደስተኛል ምክንያቱም ያው ህፃናት ታሪክ ቢያውቁ ጥሩ ነው ብዬ አስባለሁ እኔም በእኔ በእድሜ የማውቀውን ታሪክ ለህፃናትና ለታናናሾቼ መናገር በጣም ያስደስተኛል ይህም የማደርገው አንደኛ ያለፈውን ነገር በመናገሬ እነዛ ልጆች እንዲያውቁና ያለፈውን ታሪክ ምን አይነት ታሪክ እንዳለፈ ያለፈውን ታሪክ እንዲያውቁ ያደርጋቸዋል በዚህም እኔ ደግሞ በመናገሬ ለእነሱ አንደኛ እንደ መዝናኛነት እጠቀምበታለሁ

ሙዚየም መሄድ ትወዳለህ? አዎ ሙዚየም መሄድ በጣም እወዳለሁ በጣም የሚያስደስተኝ ነገር ነው። ጓደኞቼ ጋር ተሰብስቤ በአብዛኛው ጊዜ ሙዚየም እሄዳለሁ እንዲሁም የተለያዩ የሚጎበኙ ነገሮችን በመጎብኘት እንደ መዝናኛነት እና እንደ መደሰቻነት እንጠቀምበታለሁ። ከዚህም በተጨማሪ ሙዚየሞች የየራሳቸውን የየራሳቸውን መገለጫ አላቸው እነዛን ነገሮችን በማየት እንደ መዝናኛነት እና እንደ መደሰቻ የማላውቃቸውን ነገሮች ሙዚየም ሄጄ በመጎብኘት ያንን እዛ የማላውቃቸውን ነገር እንዳውቃቸው። ስለሚጠቅመኝ ሙዚየም መሄድ በጣም እወዳለሁ

የስራ አሰራሮችን ትከተላለህ? አዎ እኔ የስራ አሰራሮችን በደንብ እከተላለሁ ምክንያቱም እያንዳንዱ ስራ የየራሱ የሆነ የስራ አሰራር ማለት የስራ አሰራር አለው። እናም በዛ በጥንቃቄ ስራ በምሰራበት ጊዜ የስራውን አሰራር በቅደም ተከተል በደንብ እየተከተልኩ ነው የምሰራው ምክንያቱም ስራ በምሰራበት ጊዜ ቅደም የስራውን አሰራሩን በቅደም ተከተል በስርዓት ካልሰራው ያ ስራ ሊበላሽብኝና ሙሉውን የለፋውበትን ነገር ሊያጠፋ ስለሚችል ያንን ነገር በምሰራበት ጊዜ የስራውን አሰራር በቅደም ተከተል በደንብ እየተመለከትኩና እያየሁ ነው የምሰራው። ይሄን የማደርግበት ምክንያት የሆነ ስህተት ፈጥሬ ሙሉ ከሚበላሸብኝ ስህተት እንዳልፈጥር በስራት የስራውን አሰራር በጣም ከተረዳው በኋላ በዛ መሰረት ነው እያንዳንዱን ስራ የምሰራው።

ብስክሌት ትጋልባለህ እኔ ብስክሌት አልጋልብም። አንደኛ ብስክሌትም የለኝም። ከዛም በተጨማሪ ቢኖረኝ ራሱ ብስክሌት ላይ ወጥቶ መጋለብ ልወድቅና ልሰበር እችላለሁ ብዬ ስለማስብ ብስክሌት አልጋልብም። እናም አብዛኛውን ጊዜም ለመጓጓዣነት ብስክሌትን አልመርጥም። ባጃጅ ምናምን ተሳፍሮ መሄድን ነው የምመርጠው።

አዲስ ቴክኖሎጂ መማር ትወዳለህ? አዎ እኔ አዳዲስ ቴክኖሎጂዎችን መማር እወዳለሁ ምክንያቱም አዳዲስ ቴክኖሎጂዎች ብዙ ጥቅም አላቸው አዳዲስ ቴክኖሎጂዎችን በሚመጡበት ጊዜ የተለያዩ ስራዎችን በቅልጥፍናና በፍጥነት እንድንሰራ ስለሚያግዙን ከዚህም በተጨማሪ ጊዜ ቆጣቢና አዳዲስ ቴክኖሎጂዎች በጣም ፈጣን በመሆናቸው የተነሳ አዳዲስ ቴክኖሎጂዎችን መማር በጣም ያስደስተኛል እና የተሻለ ውጤት ለማምጣት የተለያዩ ስራዎችን በቅልጥፍናና በፍጥነት እንድንሰራ ስለሚያግዙን ከዚህም በተጨማሪ ጊዜ ቆጣቢና አዳዲስ ቴክኖሎጂዎች በጣም ፈጣን በመሆናቸው የተነሳ አዳዲስ ቴክኖሎጂዎችን መማር በጣም ያስደስተኛል እና የተሻለ ውጤት ለማምጣት የተለያዩ ስራዎችን በቀላሉ ለመስራትም አዳዲስ ቴክኖሎጂዎች በጣም ስለሚጠቅሙ የቸሻለ ውጤትና የተሻለ ነገር እጥራለሁም እፈልጋለሁ

የቤት እንስሳ አለ አዎ እኔ የቤት እንስሳ አሉኝ በቤቴ ውስጥ የተለያዩ የቤት እንስሳዎች አሉ። የቤት እንስሳዎች ለተለያዩ አገልግሎት ይጠቅማሉ። ለምሳሌ በእኔ ቤት ውስጥ ላማ አለ። ላም ለብዙ አገልግሎት ትጠቅማለች ወተቷም ወተቷን በማለብ ወተቷን በማለብ ለሽያጭ አገልግሎት እና ለገቢ ይህንን በመሸጥ ለገቢ ምንጭነት እንጠቀምበት እጠቀምበታለሁ። ከዚህም በተጨማሪም ወተቷ ለተለያዩ የወተት ተዋጾዎችን ስለሚሰጠን ያንን ነገር እንጠቀምበታለን ከዚህም በተጨማሪ ስጋዋ ደግሞ ለምግብነት ያገለግላል። ይህም ለገበያ ሽያጭ እና ወይንም ያንን ስጋ ራሳችን አርደን እንጠቀምበታለን። ከዚህም በተጨማሪ ከሌሎች የቤት እንስሳዎች ውስጥ በግና ፍየል አለ። በግና ፍየልም ልክ እንደ ከብት ሁሉ ብዙ ጠቃሜታ አላት በግና ፍየልም ለስጋ አገልግሎት ይውላሉ። እና በጒን እያደለብን በግና ፍየሎችን እያደለብን በመሸጥ ቤተ ሰባችንን እንተዳደለራለን።

አይስክሬም ትወዳለህ? አዎ አይስክሬም እኔ በጣም ነው የምወደው አይስክሬም መብላት ያስደስተኛል። ምክንያቱም አይስክሬም በጣም ደስ የሚልና ጣፋጭ ነገር በመሆኑ በጣም ጓደኞቼ ጋር ተሰብስቤ አይስክሬም መብላት በጣም ያስደስተኛል። ከዚህም በተጨማሪ አይስክሬም ለመግዛት አንደኛ ያን ያህል በጣም ብዙ ወጪ የሚያስወጣ ነገር ስላልሆነ እናም ለመግዛት በጣም ብዙ ገንዘብ ስለማያስፈልግ አይስክሬም አብዛኛውን ጊዜ እየገዛሁ እጠቀማለሁ። እና በጣም ነው የምወደው

ምን አይነት ጫማ ትወዳለህ? እኔ የምወደው የጫማ አይነት ክፍት ነጠላ ጫማ ማድረግ ያስደስተኛል ይሄን የምወድበት ምክንያቱም የተለያዩ ምክንያት አለኝ። አሁን ለምሳሌ እኔ የምኖረው ባህርዳር ውስጥ ነው ባህር ዳር በጣም ሞቃት ከተማ ናት ሽፍን ጫማ ለመልበስ አይመችም። በጣም ወቀት ስለሆነ ሽፍን ጫማ በምለብስበት ጊዜ ጫማዬን ሊሸትና በጣም ሊሞቀኝ ስለሚችል። አብዛኛውን ጊዜ የማደርገው ክፍት ጫማ ነው። ክፍት ጫማ አንደኛ ንፋስ በቀላሉ እንዲገባና ሙቃት እንዳይሰማኝ እንዲሁም ጫማዬ እንዳይሸት ጫማዬም ሆነ እግሬ እንዳይሸት ስለሚያደርገኝ። የምወደው የጫማዬ አይነት ክፍት ጫማ ነው። አብዛኛውን ጊዜም ክፍት ጫማዎችን ነጠላ ጫማዎችን በማድረግ ነው። ጊዜዬን ማሳልው

የፀሀይ መውጣትን ታያለህ? አዎ የፀሀይ መውጣትን አያለሁ። እኔ ከእንቅልፌ ከተነሳሁ በኋላ ፀሀይ ስትወጣ ማየት በጣም ያስደስተኛል። ምክንያቱም የጧት ፀሀይ በጣም ደስ ስለሚልና ለመሞቅም በጣም ስለሚያስደስት የጠዋት ፀሀይ እስክትወጣ ድረስ ጠብቄ እሞቃለሁ። ይሄም አንደኛ ጠዋት በጣም ብርድ ስለሚሆን የፀሀይዋን መውጣት ጠብቄ። ፀሀይ የጧት ፀሀይ መሞቅ በጣም ያስደስተኛል

ማታ ምን አይነት ድምጽ ትሰማለህ? ማታ ከምሰማቸው ድምጾች ውስጥ አንደኛው የውሻ ድምጽ እሰማለሁ ውሻ አብዛኛውን ጊዜ ማታ ማታ ይጮሃል። ምክንያቱም ውሻ ማታ ማታ የሚጮህበት ምክንያትም አንደኛ የሆነ አዳዲስ ሰው በሚያልፍበት ጊዜ ወይንም የሆነ የሆነ ኮሽታ ምናምን በምሰማበት ጊዜ ውሻ ማታ ማታ በጣም ይጮሃል። እናም አብዛኛውን ጊዜ ሌባ በሚመጣበት ጊዜም ውሻ ስለሚጮህ ማታ የምሰማው ድምጽ የውሻ ድምጽ ነው

ምን? የቤት እቃዎችን ትጠቀማለህ እኔ የተለያዩ የቤት እቃዎችን እጠቀማለሁ ከምጠቀምባቸው የቤት እቃዎች ውስጥም አንዱ ሶፋ ነው ሶፋ ላይ የተለያዩ የቤት ለቤት አገልግሎት እጠቀምባቸዋለሁ። ለመቀመጫነትም እጠቀምበታለሁ እዚህም በተጨማሪ ቴሌቪዥን ቴሌቪዥን ለብዙ አገልግሎት እጠቀምበታለሁ ቴሌቪዥን ለቲቪ ለማየት ማለትም የተለያዩ ፕሮግራሞችን ለማየት ፊልሞችን ለማየት ዜናዎችን ለማዳመጥ እና የተለያዩ ፕሮግራሞችን ለማየት ይጠቅመኛል። ከዚህም በተጨማሪ የተለያዩ ጠረንጴዛዎችን እጠቀማለሁ ጠረንጴዛዎች የተለያዩ ለምግብ ለመመገቢያነት እና ለተለያዩ እቃዎችን ማስቀመጫነት እጠቀምበታለሁ። ከዚህም በተጨማሪ የተለያዩ የምግብ ማብሰያ ሳህኖችን እጠቀማለሁ ብረድስቶችን ማንካዎችን እጠቀማለሁ። ከዚህም በተጨማሪ ደግሞ ጀበና እጠቀማለሁ ጀበናና ስኒዎችን ቡና ለማፍላት እጠቀምባቸዋለሁ።

ዶሮ አለ አዎ ቤቴ ውስጥ የዶሮ አለኝ እናም ዶሮ እናረባለን ማለት ነው። በቤቴ ውስጥ እናም ዶሮ ማርባት ብዙ ጥቅሞች አሉት። አንደኛ የዶሮ እንቁላሏ እንቁላል ትጥላለች እና እንቁላሏ ለምግብነት አገልግሎት ይጠቅማል። ከዚህም በተጨማሪም እንቁላሏን በመሸጥ የገቢ ምንጭነት እጠቀምበታለሁ። ከዚህም በተጨማሪ ዶሮ ለምግብ አገልግሎት ታገለ ትጠቅማለች። እናም ዶሮ በመሸጥ የገቢ እንደገቢ ገቢ ምንጭነት እጠቀምባታለሁ። ከዚህም በተጨማሪ ራሴ ዶሮ በመመገብ በጣም የዶሮ ስጋ ጣፋጭ በመሆኑና ለጤናም ተስማሚ ስለሆነ። ዶሮዋን በዶሮዎችን ማረባቸው ዶሮዎችን በለምግብነት እጠቀምባቸዋለሁ

ገንዘብ ትቆጥባለህ? አዎ እኔ ገንዘብ እቆጥባለሁ። ሁሌም ገንዘብ መቆጠብ ብዙ ጥቅሞች አሉት። ሁሌ የሆነ ገንዘብ ከተጠቀምኩ በኋላ የሚያስፈልገኝ መሰረታዊ የሆኑ ነገሮችን ካሟላው በኋላ። ለተለያዩ ነገሮች ወደ ፊት የሆነ ችግር ቢያጋጥመኝ ብታመም ለተለያዩ ወደፊት ሊያጋጥሙኝ የሚችሉ ችግሮች ሊኖሩ ስለሚችሉ ያንን ገንዘብ ቆጥባለሁ ማለት ነው። የሚተርፈኝን ገንዘብ ይሄን ማድረጌ ብዙ ጠቀሜታ አለው። ወደ ፊት የሆነ የተለያዩ ችግሮችና አደጋዎች ሊደርሱ ስለሚችሉና ለወደፊት ህይወታችንን በቀላሉ መምራት እንድችል አሁን የማገኛትን ገንዘብ በመቆጠብ ለወደፊቱ የተለያየ አገልግሎት እጠቀምባታለሁ

የስራ ግምገማ ታደርጋለህ? አዎ እኔ የተለያዩ የስራ ግምገማዎችን አደርጋለሁ። ምክንያቱም ስራ ሰርቼ ከጨረስኩ በኋላ ያንን ስራም እገመግማለሁ። ምንድነው ማለት የጎደለው ነገር ስህተት የሳትኩት ነገር ካለ ወይንስ ማሟላት ያለብኝ የነበረብኝ ያላሟላኋቸው ስራዎች ካሉ ወይንም የሆነ የሳትኩት ነገር ካለ በስራት ሁሉንም ስራ እገመግማለሁ። የሰራሁትን ስራ እንደገና በመመለስ በማየት ስህተቱን በማውጣት ያንን ስራ በስርዓት ጥሩ ደረጃ ላይ እንዲደርስና ውጤታማ እንዲሆን ሁሌም ስራ ከሰራሁ በኋላ ስራ ሰርቼ ከጨረስኩ በኋላ ስህተት ካለ እያንዳንዱን ነገር እገመግማለሁ።

በባህላችሁ ሰርግ እንዴት ይከናወናል? በእኛ ባህል ውስጥ ሰርግ የሚከናወነው በባህላዊ መንገድ ነው። እናም የሚከናወነው የሰርጉን ወጪ አብዛኛውን ጊዜ የሚችለው ወንድ ነው። ለተለያዩ ዋጋ ወጪ የሚወጡ ወጪዎችን የሰርጓን የሰርጉን ሙሉ ወጪ ይችላል። ከዚህም በተጨማሪ ለሚዜዋ ለሚዜዎች እና ለሙሽራዋ የሚሆን የሰርግ ልብስ ወጪ የሚችለው ሙሽራው ነው ወንዱ ሙሽራ ማለት ነው። ከዚህም በተጨማሪ ድግስ ይደገስና ወንዱ ከሴቷ ቤት መጥቶ ነው ሴቷን የሚወስዳት ማለት ነው

በምን ሰዓት ትተኛለህ? እኔ የምተኛው አብዛኛውን ጊዜ ማታ ነው አብዛኛውን ጊዜ እንቅልፌን የምተኛው የምተኛውም አራት ሰዓት አካባቢ እተኛለሁ እራቴን ከበላሁ በኋላ ትንሽ ቲቪ ምናምን አይቼ እዝናናና ወይም የምሰራቸው ስራዎች ካሉ ጥናት ካለብኝ ወይም የተለያዩ የማደርጋቸው ስራዎች ካሉ ከሰራሁ በኋላ አራት ሰዓት አካባቢ እተኛለሁ ማለት ነው። እናም ቀን ደግሞ የምተኛው ስድስት ሰዓት አካባቢ ነው። ምሳዬን ከበላ በኋላ ቡና ጠጣና ስለሚደክመኝ እረፍት ለማድረግ ስድስት ሰዓት አካባቢ ትንሽ እተኛለው ልክ እንደ እንደ እረፍት ሰዓት ማለት ነው

ቡና ወይ ሻይ ትመርጣለህ? ለኔ ተመራጩ ከቡና እና ከሻይ ቡና ነው አብዛኛውን ጊዜ ቡና መጠጣት ያስደስተኛል ከሻይ ይልቅ። ይሄም የምመርጥበት ምክንያት ቡና አንደኛ ቡና በጣም እኔ ቡና መጠጣት አንደኛ በጣም ያነቃኛል። ከዚህም በተጨማሪ ምግብ ከበላው በኋላ ቡና ስጠጣ በጣም ደስ የሚል ስሜት እንዲሰማኝና እንቅልፍ እንዳይመጣኝና ከእንቅልፍ ስለሚከለክለኝ ቡና አብዛኛውን ጊዜ። ከሻይ ይልቅ እጠጣለሁ እና ቡና መጠጣት ከሻይ የተሻለ ነው ብዬ ነው የማስበው

የጧት እለታዊ ተግባራት ምንድን ናቸው ነው? የሚለው አዎ የኔ የጧት ተግባራቶቼ ገና ከእንቅልፌ እንደተነሳው ፊቴ እንታጠብና ቤት ውስጥ ያሉትን ስራዎች እሰራለሁ። ማለትም ቤት ውስጥ ያሉትን ቤት አጸዳለሁ አልጋ አነጥፋለሁ እቃ አጥባለሁ እንዲሁም ቁርስ እሰራለሁ ማለት ነው። እነዛን ስራዎች ከሰራው በኋላም ቁርስ ከሰራው በኋላ ቁርሴን እመገብና ቡና አፈላለው ማለት ነው። እናም ከዛ በኋላ ቡና ካፈለው በኋላ እረፍት አደርጋለሁ። እናም ጠዋት ጊዜዬን እንደዚህ በማድረግ አሳልፋለሁ

የምትወደው ጣፋጭ ምግብ ምንድነው? እኔ የምወደው ጣፋጭ ምግብ ውስጥ አንዱ ስጋ ነው ስጋ በጣም የምወደው ጣፋጭ ምግብ ነው። እናም የምወድበት ምክንያት አንደኛ ስጋ የተለያዩ ለሰውነታችን በጣም ጠቃሚ ንጥረ ነገሮችን ስለያዘና ጣፋጭ ስለሆነ ከዚህም በተጨማሪም ስጋ የምወድበት ምክንያት አንደኛ ስጋ ሰውነታችን እንዲጠነክርና እንዲዳብር ያደርግልናል። ከዚህም በተጨማሪ ስጋ በምንበላበት ጊዜ

ቀልድ መናገር ትወዳለህ? አዎ እኔ ቀልድ መናገር በጣም እወዳለሁ ያስደስተኛል ምክንያቱም ቀልድ መናገር አንደኛ እንድንዝናናና በቀልድ መልክ ቁም ነገሮችን እንድንይዝ ያደርገናል። ከዚህም በተጨማሪ በቀልድ የሆኑ ነገሮችን የምንናገር የምንጫወት ከሆነ ያንን ነገር እንዳይሰለቸንና ያንን ነገር በስርዓት እንድንከታተልና ትኩረት ሰጥተን ያንን ነገር እንድናየው ያደርገናል። እንዲሁም ቀልድ የተለያዩ ነገሮች ጥቅሞች አሉት። ከዚህ በተጨማሪ አንደኛ ቀልድ በመናገር ሰዎችን ማዝናናትና ማስደሰት እንችላለን።

ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው በጣም ቀዝቀዝ ያለ የአየር ሁኔታ ነው ያለው በዚህም ምክንያት እስከ ስድስት ሰዓት ቤት ውስጥ ተቀምጬ ሳልወጣ ነው የዋልኩት አየሩ በጣም ቀዝቃዛ በመሆኑ የተነሳ እናም ከስድስት ሰዓት በኋላ ነው ቤት የወጣሁት እናም ስወጣም በጣም ወፍራም እና ለብርድ የሚከላከሉ ልብሶችን ወፍር ያሉ ልብሶችን ለብሼ ነው የወጣሁት እንዲሁም ጫማ ሽፍን ጫማ ለብሼ ነው የወጣሁት እንደዚህ በማድረግ አየር ንብረቱን በጣም ብርዱን ለመቋቋም እሞክራለሁ። ከዚህም በተጨማሪም በጣም አየር ቀዝቃዛ በመሆኑ የተነሳ ትኩስ ነገሮችን ሻይ እና ቡና ነገሮችን እየጠጣሁ ነው የዋልኩት።

ከደንበኞች ጋር ትገናኛለህ? አዎ ከደንበኞች ጋር እገናኛለሁ ምክንያቱም ደንበኞች የተለያዩ ነገሮችን እቃዎችን ወይንም የተለያዩ አገልግሎቶችን ለደንበኞች በምሰጥበት ጊዜ እነሱ ጋር በመገናኘት ነው። እንዲሁም ለሰጠውበት አገልግሎት አስተያየት ካላቸው ወይም ማስተካከያ ካላቸው ከእነሱ ማስተካከያ ወይም ቅሬታ ካላቸው ተቀብዬ የሰራሁት ስራ በበስ ትክክል መስራቴን እና ያንን ነገር ማስተካከያ ካለ ደግሞ ከእነሱ ማስተካከያ በመቀበል ያንን ስራ አስተካክላለሁ በስርዓት ሰርቼም ለቀጣይ ለእነሱ ለማስረከብ እሞክራለሁ። ከዚህም በተጨማሪም የደንበኞችን እርካታ በመጠየቅ በስራዬና በሰጠኋቸው አገልግሎቶች እርካታ ማግኘታቸውንና አለማግኘታቸውን ከደንበኞች ጋር ተገናኝቼ እነጋገራለሁ

ቤትህን ምን ያህል ጊዜ ታጸዳለህ? ቤቴን የማጸዳው አብዛኛውን ጊዜ ጠዋት ጠዋት ጠዋት ነው ቤቴን የማጸዳው በየቀኑ ጠዋት ጠዋት ከእንቅልፌ ከተነሳው በኋላ ቤቴን አጸዳለሁ። የማፀዳውም አንደኛ ቤቱን እጠርጋለሁ ከጠረኩ በኋላ። በማፅጃ አጸደዋለሁ ወለውለዋለሁ ማለት ነው። ከወለወልኩም በኋላም ጠረፔዛዎችን እወለውላቸዋለሁ እንዲሁም አልጋዎችን አነጥፋለሁ የቆሸሹ እቃዎችን በማጠብ ቤቴን በስርዓት እጸዳለሁ።

በቤት ምን አይነት የቤት እቃዎች አሉ በቤቴ ውስጥ የተለያዩ የቤት እቃዎች አሉ ለምሳሌ ሶፋ አለ ሶፋ ለመቀመጫ አገልግሎት ትጠቀምበታለሁ። እንዲሁም ቴሌቪዥን አለ ቴሌቪዥን ደግሞ የተለያዩ ፕሮግራሞችን ለማየት ፊልሞችን ለማየት እና ዜና ለማየት እጠቀምበታለሁ። ከዚህም በተጨማሪ ጠረንጴዛዎችን ቤት ውስጥ እጠቀማለሁ ጠረንጴዛዎች ለተለያየ አገልግሎት ይውላሉ ማለት ምግብ ለመመገቢያነት እንዲሁም የተለያዩ እቃዎችን ለማስቀመጥ ያገለግላሉ። ከዚህም በተጨማሪ የተለያዩ ለምግብ ማብሰያነት የሚያገለግሉ እቃዎችን እጠቀማለሁ። ቤት ውስጥ ይሄ ማለት ለምሳሌ የብረት ድስት አሁን ብረት ድስቶችን መክተፊያዎችን ሹካዎችን እንዲሁም ሳህኖችን እጠቀማለሁ። ከዚህም በተጨማሪ ለቡና ማፊያነት የሚያገለግሉ ገንዳዎችን እንዲሁም ስኒዎችን እጠቀማለሁ እናም ጀበናም እጠቀማለሁ። በቤት ውስጥ ከዚህም በተጨማሪ የተለያዩ የቤት እቃዎችን እጠቀማለሁ ማለት ነው።

ወደ? ሱቅ ከመሄድ በፊት ዝርዝር ትጽፋለህ አዎ እኔ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ ምክንያቱም ሱቅ ከሄድኩ በኋላ የምገዛቸውን እቃዎች እንዳረሳና እያንዳንዱ እቃ እያንዳንዱ ያሰብኩትን እቃ እንድገዛ እያንዳንዱን እቃ በጽሁፍ በወረቀት ዝርዝሩን ጽፎ ከጻፍኩ በኋላ ነው የምሄደው። ያም ነገር ውጤታማ ያደርገኛል ምክንያቱም እያንዳንዱን እቃ ከጻፍኩና ዝርዝር ይዤ ከሄድኩኝ የምፈለገውን እቃ ሳረሳ ገዝቼ ስለምመጣ ያ ነገር ማድረግ ያስደስተኛል

ስልጠና ትወስዳለህ አዎ እኔ የተለያዩ ስልጠናዎችን እወስዳለሁ ለምሳሌ የሆነ ስራ ከመጀመሬ በፊት ስለ ስራው ስልጠና እወስዳለሁ ማለትም አዳዲስ ድርንጅቶች ላይ በምንቀጠርበት ጊዜ አዳዲስ ስራ በመሆኑ የተነሳ ለዛ ስራ ስልጠና ይሰጠናል ማለት ነው። እንዴት መስራት እንዳለብን እና የስራውን ቅደም ተከተል እንዲሁም የተለያዩ የተለያዩ ስራዎች ከዛ ውስጥ እንዴት መስራት እንደምንችል የሚያሳይ ስልጠና እወስዳለሁ ያንንም አብዛኛውን ጊዜ አዳዲስ ድርጅቶች ስትቀጠር ያንን ስልጠና እወስዳለሁ

የትኛውን ባህላዊ ምግብ ትወዳለህ? እኔ የምወደው ባህላዊ ምግብ ዶሮ ነው። ዶሮ በጣም የምወደው ባህላዊ ምግቦች ውስጥ አንዱ ነው። ምክንያቱም ዶሮ በጣም ጣፋጭ ምግብ ከመሆኑም የተነሳ አሰራሩ ጥንቃቄ የሚያስፈልገው አሰራር አይነት ነው። እንዲሁም ዶሮ ለመስራት ሙያ ይስፈልገዋል። እናም አብዛኛው ጊዜ ዶሮ የሚሰራው ለበአልና ለተለያዩ ዝግጅቶች በሚኖርበት ጊዜ ዶሮ ይሰራል። እናም በጣም የምወደው በህላዊ የምግብ ዶሮ ነው

ጥራት ያለው ስራ ማቅረብ ትችላለህ? አዎ ጥራት ያለው ስራ ማቅረብ እችላለሁ። እያንዳንዱን ስራ የምሰራው በጥራትና በብቃት ነው ምክንያቱም የሆነ ስራን በምሰራበት ጊዜ ያንን ስራ እንዴት መስራት እንዳለብኝ በቅደም ተከተል ጠብቄና ስርዓት ባለው መንገድ ስለምሰራ እያንዳንዱን ስራ የምሰራቸው ስራ ውስጥ ጥራት ያላቸው ናቸው። ይህን በማድረጌ አንደኛ ውጤታማ እንደሆነና ስራውን በሌሎች ዘንድ ተቀባይነት እንዲኖረው ስለሚያደርግልኝ እያንዳንዱን ስራ የምሰራው ጥራት ባለው መንገድ ነው

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አዎ በአንድ ጊዜ ብዙ ስራዎችን ማስተናገድ እችላለሁ እንዲሁም ለምሳሌ እኔ በአንዴ ሁለት ስራዎችን ምናምን እሰራለሁ በቤት ውስጥ አሁን ለምሳሌ ቤት እያጸዳሁኝ በጎን ለጎን ለጎን ጎን ለጎን ደግሞ ምግብ አበስላለሁ ሁለቱን በአንዴ ማስኬድ እችላለሁ ማለት ነው ይሄን ማረጌ ብዙ ጥቅሞች አሉት አንደኛ ጊዜን ይቆጥብልኛል ብዙ ለእያንዳንዱ ጊዜ የብቻ ጊዜ ከምሰራ ይልቅ አንዴ ሁለቱንም ስራ በመስራት ጊዜ እንድቆጥብና ጊዜን ቆጥቤ ጊዜን በአግባቡ እንድጠቀም ስለሚያደርገኝ ሁለት እና ኸዛ በላይ ስራዎችን አንድ በአንድ ጊዜ ይሰራል